ዋጋ የምንለው ሂሳብ ተመን የወጣለት አንድ እቃ ሲሸጥ ሱፐር ማርኬት ሊሆን ይችላል ገበያ ሊሆን ይችላል። የሚያወጣው ሂሳብ ወይም ተመኑ ዋጋ ብለን ልንወስደው እንችላለን። ስለዚህ ዋጋ የምንለው ተመን ወይም ሂሳብ ወይም የመሸጫ ሂሳብ ብለን ልንተረጎመው እንችላለን።